ስልክህን ምን ያህል ጊዜ ትሞላለህ ለሚለው ጥያቄ? ስልኬን በአብዛኛው ገንዘብ የምሞላው በሳምንት አንድ ጊዜ ነው ማለት ይቻላል። ሳምንታዊ ፓኬጅ እሞላለሁ። ሳምንቱን ሙሉ እንደውም አንዳንድ ጊዜ ሳልጨርስ ጊዜው ያልቅብኝል እና ጊዜው ስለሚጨርስ ቶሎ ብሎ እንትን ይልብኛል ሳልጠቀም ያልቅብኛል። ግን በሳምንት አንዴ ነው የምሞላው ማለት ይቻላል ዞሮ ዞሮ እና የሳምንት ፓኬጅ ነው የምሞላው። በኢትዮጵያ ሃያ አምስት ብር አካባቢ እሞላለሁ። ያ የምሞላው ፓኬጅ እስከ አንድ ሳምንት ድረስ በደንብ ነው የሚበቃኝ አልቆብኝ አያውቅም። በአብዛኛውን ጊዜ ከአንድ ሳምንት በላይ ነው የምጠቀመው። የሞላሁትን እና ደግሞ ስሞላ በሞባይል ባንኪንግ ተጠቅሜ ኤር ታይም ነው የምገዛው። ከዛ በኋላ ምንድነው የማደርገው? እሞላለሁ ማለት ነው። ስሞላ ያ የሞላሁት ፓኬጅ እሞላዋለሁ። በኮኮብ ስምንት ሰማንያ ዘጠኝ መሰላል አድርጌ በኤር ታይሙም በሞባይል ባንኪንግ ከሞላው በኋላ። ከዛ በኋላ ልክ ሲመጣልኝ የአየር ሰዓት የገዛሁት ሃያ አምስት ብር ነው የምገዛው። በፊት ላይ ሃያ ሁለት ብር ነበር የምገዛው አሁን ሃያ አምስት ብር ገብቷል። የሳምንት ፓኬጅ ከዛ በኋላ ልክ ሲሞላ ከባንክ አካውንቴ ቆርጦ ዘጠና አራት ላይ ያሳየኛል። ከቴሌ ምን ያህል ብር እንደገባህልኝ ሃያ አምስት ብር ገብቶልሃል ይለኛል። ከዛ በኋላ ኮከብ ዘጠኝ ዘጠኝ ዘጠኝ መሰላል አድርጌ በመደወል ያንን ፓኬጁን ወደ ውስጥ ገብቼ የድምጽ ፓኬጅ እጠይቀዋለሁ። ከዛ በኋላ የድምጽ ፓኬጅ ደግሞ እንዳለቀ ማለት ወደ ምን ለቀን ነው የምትፈልገው? ለወር ነው የምትፈልገው ለሳምንት ነው የምትፈልገው ብሎ አማራጭ ይመጥልኛል። እኔ ለሳምንት ነው የምፈልገው ብዬ እነካዋለሁ። ከዛ ከመጣ በኋላ በአንድ ቁጥር ላይ ሃያ አምስት ብር ሰባ ሰባት ደቂቃ እና ሃያ አምስት መልእክት የጽሁፍ መልእክት መጠቀም ትችላለህ ብሎ ይነግረኛል። ከዛ እሱን ነካለሁ። ከዛ እሱን ከነካው በኋላ አንድ ቁጥር ንካ ይለኛል። ትዕዛዝህን ለመፈጸም አንድ ቁጥር ንካ ይለኛል። ያችን አንድ ቁጥርን እነካታለሁ። ከዛ በኋላ መልእክት ይልክልኛል በትክክል ትእዛዞ በትክክል ተፈጽሟል ይለኛል። ከዛ በኋላ እሺ ብዬ እጠብቀዋለሁ ስጠብቀው መልእክት በዘጠኝ ዘጠና አራት ይልክልኛል። ይሄን ያህል ለሳምንት የሚሆነን በሳምንት በዚህ ሰዓት ብሎ ሰአቱን ጽፎ ቀኑ ጊዜው ያበቃል። እስከዛ ድረስ ይሄን ያህል ደቂቃ ሰባ ሰባት ደቂቃ እና ይሄን ያህል የጽሁፍ መልእክት መጠቀም ትችላለህ ብሎ ያሳውቀኛል። ማለት ነው በዚያ መሰረት እኔ አጠቃቀሜን አሳምሬ እጠቀማለሁ ብዙ ጊዜ ያው የምደውለው ለስራና ከባለቤቴ ጋር ለመነጋገር ነው። ከዛ በኋላ መሴጅም እለክበታለሁ ከዛ በኋላ አጠቃቀሜ ያው በአብዛኛው ለአንድ ሳምንት ይበቃኛል። ማለት ነው ሃያ አምስት ብር። አብዛኛውን ጊዜ የምጠቀመው ከቤተሰብ ጋር በተለይ ከባለቤቴ ጋር ለማውራት ነው ከቤት ወጣ ስል ወይም ደግሞ ወደ ቤት ስመጣ ከባለ ቤቴ ጋር ለመነጋገር ነው። ከዛ በኋላ አንዳንዴ ልጄም ጓደኞቹ ጋር ይደውላል። ግን በጣም አልፎ አልፎ ነው እሱም ሌላው መንገድ ላይም ሰው አጋጥሞኝ ደውለልኝ ብሎኝም ያውቃል። መሴጅም ደግሞ እጠቀማለሁ መሴጅ እልካለሁ። በዛ የሚፈለገውን